መብራት ሲቋረጥ ምን ታደርጋለህ? ያው መብራት ሲቋረጥ የማደርገው መጀመሪያ ያው በእኛ ሰፈር ብቻ ከሆነ ለ ባለሙያዎች ስልክ አለኝ ስልክ ደውዬ አሳውቃለሁኝ። ያንንም ካሳወቁኝ በኋላ ምናልባት ስራ ካለኝ። በኦንላይን በተለያዩ መንገዶች ስራ እየሰራሁ ከነበረ። ያቺ ሰዓት መብራት የጠፋችበትን ሰዓት የእረፍት ጊዜ እና ሌላ ከቤት ወጣ የምልበትን ሰዓት ስራ ካለኝ ወጣ የምልበትን ሰዓት ነው የሚሆነው። ብዙ ጊዜ በዛ መልኩ ነው የማሳልፈው።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አልወደውም በአንድ ጊዜ ብዙ ስራዎችን አላስተናግድም ምክንያቱም ወደዛ ወደዚህ ስል ከሁለቱም ባዶ እንዳልቀር በሚልና አንዱን በስዳት ሰርቼ ያው ወደ ሌላው በፍጥነት መሄድ ነው። ማምነው እና አንዱን ከጨረስኩኝ በኋላ ነው ወደ ሌላው የምሄደው እንጂ በአንድ ላይ ብዙ ስራዎችን መስራት አይመቸኝም አልወድምም ለጥራቱም አሪፍ ይሆናል ብዬ ስለማላምን በአንድ ጊዜ ብዙ ስራዎችን አልሰራም።